ሾርባ በእርግጥም በጥሩ ሁኔታ ከተዘጋጀና እና በጥሩ ሁኔታ ከበሰለ ሾርባ በጥሩ ሁኔታ። መጠቀምቀም ማለትም ከሚጠቀሙት ውስጥ ነኝ ማለት ነው። እና ሾርባ እወዳለሁ። በርግጥም እና ግን በጥሩ ሁኔታ ሲዘጋጅ የተሻለ ምርጫ። አደርጋለሁ ማለት ነው።

በሀገራችን ደረጃ ብዙ የማስታውሳቸው ባህለ ባህላዊ በዓሎች አሉ በዓላቶች አሉ። መንፈሳዊም ያው ሃይማኖታዊ በዓላቶች አሉ። እና ገና ጥ ጥምቀት ፋሲካ ሌሎችም በዓላቶች አሉ ማለት ነው። እኔ ማስታውሳቸው

እኔ የምጽፈው እንደተፈጥሮ በተፈጥሮ ምክንያት በግራ ነው የምጽፈው ማለትም ያው ከልጅነቴ ጀምሮ ከህፃንነቴ ጀምሮ የለመድኩት በግራ መጻፍ ስለሆነ በግራዬ ነው የምጽፈው ማለት ነው። እና ከቀኙ ልክ አብዛኛውን ጊዜ ግራዬን የማዘወትርበት ጊዜ አለ ማለት ነው። ለጽሁፍም ለሌላ ተግባሮችም።

ብዙ ጊዜ የምመገበው በእጄ ነው። ያ ማለት ያው በማንኪያና በሹካ የምጠቀማቸው የምግብ አይነቶች ሳይሆን ብዙ ጊዜ በእጄ የምመገባቸውን የምግብ አይነቶች ነው የማዘወትረው እና በእጄ ነው ብዬ የምመገበው ማለት ነው።

በእርግጥ አዎ ብዙ መምህራኖች የማስታውሳቸው መምህራኖች አሉ። በሃይ ስኩል ደረጃም በፕሪፓራቶሪም ያስተማሩኝ ጥሩ ጥሩ የሚባሉ አርዓያ ሊሆኑ የሚችሉ መምህራኖች አሉ። እና እስካሁንም ድረስ በህይወቴ ውስጥ ምሳሌ አድርጊያቸው የምኖራቸው መምህራኖች አሉ።

ወደ ስራ እሄዳለው። ያ ማለት ቤት ውስጥም ሆኜ ከቤትም ውጪ የሚሰሩ የተለያዩ ስራዎች አሉ ነገር ግን አብዛኛውን ጊዜ እቤት ውስጥ ሆኜ በተለያየ ያው በአይን በበይነ መረብ የምሰራቸው የስራ ሂደቶች ስለሆኑ ያሉት ቤት ውስጥም እሰራለሁ። በተጨማሪ ደግሞ ውጪም እሰራለሁ ማለት ነው።

ብዙ ጊዜ ማታ የተለያዩ ተግባራቶችን ላከናውን እችላለሁ ከስራ በኋላ ያ ማለት ምናልባት የተወሰነ መጽሐፎችን ላነብ እችላለሁ። እንዲሁም ደግሞ ለነገ ስራ ተግባራቶች ዝግጁ ለመሆንም ደግሞ የተወሰኑ ዝግጁ ሊያደርጉ ሚችሉ እቅዶችን አ አዘጋጃለሁ። ማለት ነው።

በቡድን መስራት አዎ በጣም መልካም እና በጎ ተግባር ነው። በቡድን ሲሰራ ውጤታማ ናችሁ ከግል ከሚሰራው አንፃር የተሻለ ውጤታማ የሚያደርግ ተግባር ነው ብዬ አስባለሁ። እና በቡድን መስራት እወዳለሁ እንደ ግለሰብ ማለት ነው።

ደብዳቤ መጻፍ እወዳለሁ ያው የተለያዩ መልእክቶችን ለማስተላለፍ የተለያዩ መልእክቶችን ከሰው ጋር። ለመገናኘት እና እንዲሁም ደግሞ በተለያየ ጊዜ እንደ አማራጭ የምጠቀምባቸው መንገዶች ናቸው። እና ደብዳቤ መጻፍ እወዳለሁ ማለት ነው።

ብዙ ጊዜ ያው እኔ ተመራጭ ማደርገው እና የምወደው ከተማ እውሃማ የሆነ ከተማ። ብዙ ተፈጥሮ መስህብ ያለበት የተፈጥሮ። ባለቤት የሆነ ስፍራ ከተማ ተመራጭ አደርጋለሁ። ስለዚህ ሀዋሳ ሀዋሳ ለኔ ተመራጭ ከተማ ነች። ከሌላው አንፃር

ከልጅነቴ ጀምሮ የምዘክረው ወይም ደግሞ ብዙ ጊዜ የማወድሳቸው ነገሮች ቢኖሩ የእምነት ጉዳዮችን ነው። ጀስት ያ ማለት በእምነት ታሪክ ውስጥ ያሉ ቅዱሳን ማንነቶችን ነው። ላዝ ልዘክር ወይም ደግሞ ላወድስ የምችለው ማለት ነው። እና የቅዱሳን መንፈሳዊ ሰዎችን መንፈሳዊ ሰዎችን ነው የምዘክረው ማለት ነው።

በርግጥም ብዙ ችግሮችን የምቀርፍበት ብዙ ችግሮችን የምንፈታበት የሙያ ዘርፍ ስለሆነ ስራዬን በርግጥም እወደዋለሁ። ብሰራበትም እንደገና ደግሞ ብቆይበትም እንደገና ደግሞ የዚህ የስራ መስክንም ባሻሽለውና ከፍ ባለ ደረጃ። ስራውን መስራት የምችልበት አቅም ብደርስ ደስ ይለኛል።

ገንፎ ብዙ ጊዜ ያው አልፎ አልፎ የሚሰራ የምግብ አይነት ባህላዊ የምግብ አይነት ቢሆንም። ገንፎ ያው እበላለሁ። የተለያየ አይነት የገንፎ አይነቶች አሉ። ግን በተለየ ደግሞ በፎርኖ ዱቄት የሚሰራውን የገንፎ አይነት እመገባለሁ እበላለሁ ማለት ነው።

ሳህኖቼን ሁልጊዜ በበላው ሰዓት ከምግብ በኋላ በሚገባ በንጹህ ውሃ እንዲሁም ደግሞ በሳሙናን በመጠቀም የቃ ሳሙናን በመጠቀም አጸዳለሁ አጥባለሁ እና ሳህኖቼን በሚገባ አጥባለሁ ማለት ነው። በየትኛውም ሰዓት ከምግብ በኋላ

ብዙ ጊዜ በስራ አጋጣሚ ምሽት ስለምቆይና ማታ ረዘም ላለ ጊዜ በስራ ሰለም ሰለማሳለፍ ያው የማታ ሰው ነኝ ማለት እችላለሁ። ግን ጠዋት በወሰሳኝ ጉዳይ ካለና በጠዋት መነሳት ካለብኝ ግን ጠዋትም በሰአቱ መነሳት እችላለሁ ማለት ነው።

ብዙ ጊዜ ያው ዱቄት መፍጨት እንደዚህ ሲባል እሰማለሁ እንጂ ዶጌ መፍጨት ያው ከዚህ በፊት ልምዱም የለኝም እና ዶጌ መፍጨት እንደዚህ በስም ደረጃ እንደ ሲባል እሰማለሁ እንጂ ልምዱ የለኝም።

የሞባይል ዳታ ዋይፋይ በማይኖርበት ጊዜ ወይም መብራት በሚጠፋበት ጊዜ። የሞባይል ዳታን አብርቼ እጠቀማለሁ ማለት ነው ያ ማለት የሞባይል ዳታ ተጠቃሚ ነኝ። አልፎ አልፎ ከዋይፋይ በማይኖርበት ጊዜ ማለት ነው። እና ግን አብዛኛውን ጊዜ ዋይፋይ ነው የምጠቀመው ግን የሞባይል ዳታም ተጠቃሚ ነኝ።

ኮምፒውተር መጠቀም እችላለሁ። በእንደየደረጃው ቢለያይም ያን ያህል ኤክስፐርትም ባልሆንም በአሁን ሰዓት ኮምፒውተሬን ግን መሰረታዊ የሆነ የኮምፒውተር አጠቃቀሞችን እና አገልግሎቶቹን ማለት በትኩረት በመለየት መጠቀም እችላለሁ ማለት ነው።

የተለያዩ ቅሬታዎችን በተለያየ ጊዜ በተለያየ ሁኔታ የምቀርፍባቸው ችግሮችን የምፈታባቸው የራሴ መንገዶች አሉና። ቅሬታዎችን በተቻለ መጠን በሌላ ወገን በኩልም ቢሆን ለማስተናገድ ጥረት አደርጋለሁ። እና የራሴ መንገዶች አሉ ማለት ነው። ያንን ቅሬታዎችን የምቀርፍበት

ስልኬን ያው ብዙ ጊዜ ያው እንዳጠቃቀም ይወስነዋል። ግን ገንዘብ ከሆነ በተወሰነ ጊዜ ብዙ ሳይሆን በሳምንት በሁለት ሳምንት ምናምን ካርድ ልሞላ እችላለሁ። ቻርጅም ግን በየቀኑ እንደ አጠቃቀሜ ቻርጅ ላደርግ እችላለሁ ማለት ነው።

ያው ብዙ ጊዜ በባህላዊ ምግቦች መካከል የዶሮ ወጥ። እንዲሁም ደግሞ ጥሬ ስጋ። ሌሎችንም ባህላዊ ምግቦች እጠቀማለሁ እወዳለሁ ማለት ነው።

መብረቅ በተፈጥሮ ያስፈራል። እንዲሁም ያው መብረቅ በጣም ድንገተኛ ስለሆነ እንዲሁም ደግሞ ተፈጥሮ ክስተት ስለሆነ ያን ያህል ጥንቃቄ ሳናደርግ ስለሆነ የሚከሰተው ድንገት እንትን ሊል ይችላል። ግን በትኩረት ጥንቃቄ ማድረግ እንዲሁም ደግሞ ራስን መጠበቅ እንችላለን ማለት ነው። እና ያን ያህል የሚያስፈራ አይደለም።

ጥያቄው ያን ያህል ገልጽ ባይሆንም ግን የምናበስልባቸው የተለያዩ መንገዶች አሉ። ምግብን ግን አብዛኛውን ጊዜ ስቶፍን ወይም ደግሞ ቤት ውስጥ የኤሌክትሪክ ኤሌክትሪክን በመጠቀም የምንጠቀመው የስቶፍ አይነት ነው። እና እሱን ነው ምግብም ለመብሰል የተለያዩ አገልግሎቶችን ለማግኘት የእሳት በእሳትና ሙቀትን ለማግኘት የምንጠቀምበት የማብሰያ መንገድ እሱ ነው ማለት ነው። ስቶፍ ነው ማለት ነው።

የጫማዬ ቁጥር ብዙ ጊዜ አርባ አንድ እስከ አርባ ሁለት ያለ። አዎ ከአርባ አንድ እስከ አርባ ሁለት ነው። ብዙ ጊዜ ግን አርባ ሁለት። ቁጥር እንዲሁም አርባ አንድ ቁጥርም የሚሆነኝ የጫማ አይነት አለ። ግን ሞዴሉ ይለያያል ጫማ አይነቱም ስለሚለያይ ስሪቱም ራሱ በራሱ ጫማው ራሱ። ልዩነት ስላለው ግን ከአርባ አንድ እስከ አርባ ሁለት ነው። ብዙ ጊዜ መደበኛ የጫማ ቁጥሬ

በእርግጥም አስታየት መቀበል እወዳለሁ ማለትም ብዙ ጊዜ ራሴን ለማስተካከል እና ያሉብኝንም ችግሮች ለመቅረፍ እንደ ትልቅ አጋጣሚ ወይም ደግሞ እንደ ትልቅ ግብአት ስለሚሆነኝ አስተየት መቀበል ጥሩ ነው እኔም በጥሩ ሁኔታ የማዳብረው ልምድ ነው።

ብዙ ሰነዶችን። ያው እንደየሁኔታው እንደየጊዜው የማዘጋጅበት ሁኔታዎች አሉ ያ ማለት። በተዋቀረና በተቀናጀ መልኩ የትኛውንም ስራ ለማስኬድና ለማ ለመስራት ሰነዶችን አዘጋጅቼ በቅደም ተከተል የማከናውንባቸው ሂደቶች አሉ ማለት ነው

ፎቶ ማንሳት በርግጥ ደስ ሚል ተግባር ነው። ግን በተለያየ ጊዜ ያው ጠቃሚ ሲሆንና በምክንያት ሲሆን ፎቶም ላነሳ እችላለሁ። ለአብዛኛውን ጊዜ ደግሞ ለማስረጃነት ሲውል እንዲሁም ደግሞ የተለያዩ ቆይታዎችን ሁኔታዎችን ምናምን ለማስታወሻነት ለመጠቀም ሲባል ፎቶ ላነሳ እችላለሁ። ተግባሩንም ደስ ይለኛል እወደዋለሁ ማለት ነው።

ብዙ ጊዜ በጤና ጉዳይ ሊያክሉ ሊያጋጥሙ የሚችሉትን እክሎች ከመፍታት አኳያ የራሴን ጥረት ማነው ጥንቃቄና። ስለማድረግ ጥንቃቄና ዝግጁነት ስለማደርግ ያን ያህል። በስራ ላይ እንቅፋት እንዲሆን እንትን አይደለም ምክንያት እንዲሆን አልፈቅድም። እና በህመም ምክንያት ከስራ አልቀርም ማለት ነው። ብዙ ጊዜ

ቀዝቃዛ የአየር ሁኔታን ብዙ ጊዜ ከሰውነታችን ጋር ያው ማለት ከእኔ ሰውነት ጋር ብዙም ባይሆንም ግን ቀዝቃዛ የአየር ንብረት አልጠላም። እና ደስ ይለኛል እወዳለው። ቀዝቃዛ የአየር የአየር ንብረት ማለት ነው።

ውሳኔ በእርግጥም ውሳኔ መስጠት እችላለሁ። ያ ማለት በተለያየ ጊዜ የተለያየ ሁኔታዎች ሊያጋጥሙ ይችላሉ። እነዛን ሁኔታዎች በቅድመ ሁኔታ አነጻጽሬ እንትን እላለሁ ማለት ነው። ውሳኔ እሰጣለሁ ማለት ነው። በራሴ በግል

በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ያ ማለት ቅድሚያ ማለት ቶሎ በትኩረት በአጭር ጊዜ መሰራት ያለባቸው ስራዎች ከሆኑ እነዛን ስራዎች በተመሳሳይ ጊዜ ደርቤ የተለያየ ሰዓት ሳይሆን በተመሳሳይ ሰዓት እነዛን ስራዎች ማከናወን እንድችል ሰአቱን አመቻችቼ በብዙ ስራዎችም በአንድ ጊዜያት ውስጥ ማከናወን እችላለሁ ማለት ነው።

ብዙ ጊዜ በስራ አጋጣሚ ቢዚ ወይም ደግሞ ስራ በበዛበት ጊዜ መንገድ ላይ ምግብ ገዝቼ የምጠቀምባቸው አጋጣሚዎች ወይም ሁኔታዎች ይኖራሉ አሉ ማለት ነው። እና ብዙን ጊዜ መንገድ ላይ ልገዛ የምችልባቸው አጋጣሚዎች ይኖራሉ ምግብም መንገድ ላይ እገዛለሁ ማለት ነው።

የስራ ቦታ ዳህነነት በእንበጥ በጥሩ ሁኔታ እየተጠበቀና ለየትኛውም አይነት ሁኔታ አስጊ ባልሆነ መንገድ የሚከናወንበት ስፋራ ነውና የስራ ቦታ ደህንነቱ የተረጋገጠ። ጤናማና ሰላማዊ የሆነ የስራ ቦታ ነው ማለት ነው።

ዜናዎችን ከየት ታገኛለህ ለሚለው ጥያቄ? ያው ዜናዎች ከተለያየ ቦታዎች የምናገኝባቸው እድሎች ወይም አጋጠሚዎች አሉ። ብዙ ጊዜ ግን ከማህበራዊ ድረ ገጾች ከተለያየ የኢንተርኔት ላይ ከሚኖሩ ሚዲያዎች። ዜናዎችን የምናገኝባቸው ሁኔታዎች ናቸው ያለው ማለት ነው። እና ዜናዎችን ከተለያዩ ኢንተርኔት ላይ ካሉ ሚዲያዎች አገኛለሁ ማለት ነው

ጫጫታ ብዙ ጊዜ ያው ማለት ጫጫታ ብዙ ጊዜ ያን ያህል የሚዘወተርበት ሁኔታ የለም። ነገር ግን አብዛኛውን ጊዜ ያው አጋጣሚ ወይም በዓላት ወይም የተለያዩ አጋጣሚዎች ወይም ሁኔታዎች ከሌሉ በስተቀር ጫጫታ ያን ያህል የሚዘወተርበት ሁኔታ አይኖርም። ማለት ነው።

በልጅነቴ ከምጫወታቸው ጨዋታዎች መካከል የተለያዩ ጨዋታዎች አሉ አባሮሽ ሽክርክሪት ሌባና ፖሊስ እግር ኳስ እና ሌሎች ብይ ኮርኪ እነዚህ የመሳሰሉ ጨዋታዎችን በልጅነቴ ማዘወትራቸው ጨዋታዎች ነበሩ። ማለት ነው።

ብዙ ጊዜ ያው የተበላሹ የተባሉ ነገሮችን ማስተካከል ልምዱ አለኝ። ያ ማለት ማለትም እቃም ሊሆን ይችላል። ቴክኒካዊ የሆኑ የተለያዩ ሶፍትዌርም ሊሆኑ ይችላሉ። እና እነዚህ የተበላሹ ነገሮችን የማስተካከሉ ልምድ አለኝ ማለት ነው

ጊዜዬን በደንብ አስተዳድራለሁ፤ ይሄም ማለት ባያላግባብ እንዲባክንብኝ ጊዜዬን አልፈቅድም፤ በተቻለኝ መጠን የምንሰራቸውን፣ የማሳልፋቸውን፣ የማከናዉናቸውን ነገሮች በየእለቱ ትርጉም እንዲኖራቸው ጥረት አደርጋለሁ። እና ጊዜ እንዲባክን ሰለማልፈቅድ በደንብ ጊዜዬን አስተዳድራለሁ ማለት ነው፤

ኢሜል በጣም እጠቀማለሁ ማለት ነው። ኢሜል በእያንዳንዱ የእለት ተእለት እንቅስቃሴ የተለያዩ መልእክቶችን ለመቀበልም ቢሆን መልእክቶችንም ደግሞ ለመላክ። በሚገባ ኢሜልን እጠቀማለሁ ማለት ነው። እና የኢሜል ተጠቃሚ ነኝ